ደንበኛ ማለት ሁልጊዜ እም የሚገኘው፤ ሁልጊዜ የሚገኘው፤ ሁልጊዜ የሚገበይ፤ ሁልጊዜ የሚሰራ፤ ሁልጊዜ የሚ ተግባርን የሚያደርግ ደንበኛ ይባላል። በተደጋጋሚ አሁን ግ ለምሳሌ አሁን ግዢ የሚገዛ ከሆነ ልብስ ቤት ወዲያው ልብስ በተደጋጋሚ የሚገዛ ከሆነ ደንበኛ ይበላል እና ሁሌ ተመላልሶ እቃዎችን ወይም ነገሮችን የሚወስድ ደንበኛ ይባላል።

ቀዝቃዛ ማለት የአየር ሁኔታ ነው። ነፋስ የበዛበት ውርጭ አለበት ቀዝቃዛማ ይሄ የአየር ሁኔታ የሚገልጽ ነው። ከፀሀይ ከሙቀት ቀጥሎ ያለ ቅዝቃዜ ያለው ነፋስ ያለበት። ውርጭ ያለበት የቃዝቃዛማ ይበላ

ነጭ ማለት ወተት የመሰለ ከሰባቱ ቀለማት አንደኛው ነጭ ነው ከቀለማት አንድ ነጭ ነው ነጭ ማለት ጽድት ያለ ምንም እንትን የሌለው በቃ ቀለም ሌላ የሌለበት ነጭ የሆነ ለአይን ፀሀይን የሚመስል ላይን የሚያንፀባርቅ ነጭ ይባላል። እና ከቀለማት መካከል አንዱ የሆነ ነጭ ቀለም ይመረጣል። እና ነጭ ቀለም ማለት ወተት የመሰለ ነጭ

የባህላዊ ዳንስ አዎ መማር ጀምሬያለሁ እስክስታ በጣም ውድ ውብ ነው በተለይ የሀገራችን የኢትዮጵያ እስክስታ በጣም ውብ ነው እግሮችንና ተካቻዎችን በልዩ መንገድ እየተጠቀሙ ወዝ ወዝ ወዝ ወዝ እያደረጉ። በጣም በጣም ዳንስ ደስታና ኩራት ነው። እና ይህ የኛ ማንነት ነው የኛ የኢትዮጵያኖች ማንነት እኛን እንድግም አለን። እኛም እንድግም አለን። በመጀመሪያ ከፍ አልነበረ አሁን ግን በሀገራችን ላይ በከፍተኛ ሁኔታ እየተካሄደ ያለ ዲኤምበኝን እና

ገበያ መሄድ ያው በጣም አስደሳች ነው፥ በጣም አስደሳች ነው። ገበያ ይኬድና ሽንኩርት ለብቻው፣ ቲማቲም ለብቻው፣ ቃሪያ ለብቻው፣ ጎመን ለብቻው፣ በየሳምንቱ አንድ ቀን እሄዳለሁ። ብዙ ነገሮች አሉ እና አትክልት አለ፣ ፍራፍሬ አለ፣ ክትፎ አለ። የተለያዩ ነገሮች ሻጮች ጥሩ ናቸው። ገበያ መሃል የሚገኙ ሴቶች ቆንጆዎች አሉ። ገበያ በጣም ተንቀሳቃሽ ሰው አለ። ግን በዛው ልክ ደግሞ አዋራ አለበት ፀሀይ አለበት ግን ገበያ መሄድ ያስደስታል። በከረጢት እይዛለሁ፣ በፌስታል እይዛለሁ፣ እንዲሁም ደግሞ በ በዘንቢል በሚባል ባህላዊ መያዣ፣ በቅርጫት በሚባል ባህላዊ ገበያ ሄጄ

ሳምንት ውሃ እጥረት አለና በየቀኑ አይመጣም በየቦታው ላይ መሙላት አለብን ማለዳ ላይ። ለሚመጣው ጊዜ እንጠብቃለን ሃያ ጄሪካኖችና ባልዲዎች ማዘጋጅት አለብን ሁሉም ጎረቤቶች ይመጣሉ ረጅም መስመር ይፈጠራል። መጠበቅም ያልቻለ ግን ምርጫ የለውም። ውሃ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል ለማጠብ እና ለማብሰል እንጠቀመዋለን በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው። እና ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ ሁል ጊዜ ወደ ውሃ ሄዶ እንዲቆፈር

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀሰም መኪናዎች ረዣዥም ወረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉትን ነገር የለም። ሰዎች አንዳንዱ ያናግራሉ ሌሎችም ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ታቃጥላለች ሙቀቱ ይበዛል። መዘግየቱ ያበሳጫኛል ለስብሰባዬ ዝግጅቼ እደርሳለሁ። መልእክት መላክ አለብን። ትራፊክ ከተማው ችግር ነው ትዕግስት ያስፈልጋል። በመጨረሻ ግን ማንቀሳቀሱ ይንቀሳቀሱ

በየቀኑ በአውቶቡስ እጓዛለሁ ጠዋት ላይ ለሰው በሰዎች ተሞልቶ ይሆናል። ሁሉም ወዲያ ስራ እየሄዱ ናቸው አንዳንዶቹ እየተኛ ይጓዙ ሌሎች ሞባይል እየመለከታቸው በመስኮት አጠገብ በመቀመጥ እወዳለሁ። ከከተማው እይታ ውብ ነው። ህንፃዎችን እና ሰዎች እና ያልፋሉ አንዳንዴ ጊዜ ትራፊክ ይበዛል መጠበቅም ያስፈልጋል። ሹፌሩ ፈጣን ያሽከረክራል ይህ የእለት ጉዞ ነው። ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ

ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሉ ይሰበሰባል አዳዲስ ልብሶችን እንገዛለን ጽጌረዳና እንጀራ እናዘጋጃለን ቤቱን እናጸዳለን አበቦችን እናስቀምጣለን ጎረቤት እርስ በርሳቸው ይጎበኛሉ ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን። ሀገሬ ዘፈኖችን እንዘፍናለን ሀገራዊ ዘፈኖችን እንዘፍናለን የቤተክርስቲያን ደወል ይሰማ ሁሉም ሰው በረከት ይለዋወጣል። ይህ የባህል ጊዜ ነው። በዓላት ህይወትን ይሞላሉ በተለይ የኢትዮጵያ በዓላት

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ ተግባራዎችን እከፍታለሁ። ወዳጆች ምን እንዳደርጉ እያየሁ ነው መልእክቶችን እመልሳለሁ ሰዓታት ያልፋሉ። ይህ ጤናማ አይደለም አይደለም። ሌሎች ነገሮችን ማድረግ አለብን እንዴ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬን ያስገርፈኛል። አስተያየቶችን ማሰብ ወደዋለሁ እዚህዎችንም መለከታለሁ የስክሪን ጊዜን መቀነስ አለብኝ ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮችን ጠቃሚ ናቸው ግን ቁጥጥር ያስፈልጋል። ለአይንም ለአእምሮም በሽታ ያመጣሉና ቁጥጥር አስፈላጊ ነው

ጥሩ ነው። ጥሩ ነው ማለት አይቻልም ጥሩ አይደለም ብዙውን ጊዜ ዘግይቼ እተኛለሁ ፊልምም እመለከታለሁ ወይም አነባለሁ ከዛም ለመነሳት ከባድ ይሆናል ማለዳ ላይ በጣም ያው አደክማለሁ። ግን እኔ በፍጥነት ማለዳ አስራ አንድ ሰዓት ላይ ለመነሳት እጥራለሁ። ቡና ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮቹ ስምንት ሰዓት ይመክራሉ ግን እኔ ስድስት ስድስት ያህል እተኛለሁ። በቂ አይደለም ስልኬን በባታም በፊትም ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው። ግን እንደ ሃይማኖቴ ደግሞ አራት ሰዓት ነው ክርስቲያን የሚተኛው ነው የሚል አስተምሮ አስተምሮኛል። የእረፍት ጊዜ በቂ ማድረግ ተገቢ

ባላይደንስ መመር ጀምረህ አስቀም በጣም ነው ችግሮችንና ትካቾችን በልዩ መንገድ ይጠቀማለሁ። የሙዚቃ ምንነት መመልከት አለብህ

ያአትክልት ስራ ማድረግ እወዳለሁ ትንሽ የአትክልት ቦታ አለን አተርና ቲማቲም እዘራለሁ በየቀኑ ውሃ አጠጣለሁ ተክሎችን ቀስ በቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይላሉ። አፈር መቀነስ የአካል እንቅስቃሴ ነው። እና እጆች ቆሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው። አባባዎችንም እዘራለሁ ቀለሞችንም ያስደስቱኛል የራሴን ምግብ ማብቀል። ለውጥ ነው ተፈጥሮ ጋር መሆን ያረጋጋል። የአትክልት ስራ መደሰትና ምርት ማማነት ነው

በስራ ላይ ከባልደረባ ጋር ግጭት ተፈጠረ። እና ግጭት በመፈጠሩም ስራዎችን ያው አስተያየቶቻችን የተያየናቸው እና ስለ ፕሮጀክቱ አቀራረብ መደራደሪያዎች ነው ሁላችንም እናምናለን ውይይቱ ትንሽ ሞቅ ብሏል ነገር ግን እርስ በእርሳችን መደናመጥ አልቻልንም። ስራው መቀጠል አለበት ግላዊ ስሜቶች ማስወገድ ያስፈልጋል። እና ግላዊ ስሜቶችን አስፈግዶ ምን ማድረግ በራስ በጋራ መግባባት እና የቡድን ስራ መስማማት በውድን ስራ

ጠዋት ስናቃ በጣም ደስ ይለኛል አዲስ ቀን እየጀመረ ነው መጀመሪያ ቡና እጠጣለሁ። ከዛ ቆረስ እበላለሁ የጠዋት ጊዜ በጣም የጸጥተኛ ነው ሞቅ ያለው ውሃ ታጥቤ እወጣለሁ። ከዚያም ንጹህ ልብስ እለብሳለሁ የአእምሮዬ በጣም ንቁ ነው። የእለቱን ስራ ለመጀመር ደስ ይለኛል ጠዋት ላይ ሁሌ ቸኩያለሁ። ጊዜ ባይኖረንም ጥሩ ማዘጋጀት አለብን ይህ የእለት እለት ልምድ

ማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰደ ነው። ሁሌም እያወረድኩኝ እገኛለሁ። ሌሎች ምን እያደረጉ እያየሁ። ይሄ የአእምሮ የጤና ላይ ይጎዳኛል። መተግበሪያዎችን ሰርዣለሁ። እና ለአንድ ወርም መሞከር እፈልጋለሁ። የእውነተኛ ህይወት የእውነተኛ ህይወት ግንኙነትም እዛ አተኩራለሁ። ከእውነተኛ ሰዎች ጋር እነጋገራለሁ፤ አወራለሁ፤ መጽሐፍ ማንበብ ደስ ይለኛል። ያልተክስም ቦታዎችን እጎበኛለሁ። እና እነዚህ ስራዎች

ምሽት የፊልም ምሽት ነው። እና ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን እና ይሄንን አዲስ ፊልም መርጬ ምናልባት አስቂኝ ወይም ድራማማ። የሆነ ነገር የሚያስደስት ከሆነ ከጓደኞቼ ጋር ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋለን በትልቁ ስክሪን ቴሌቪዥናችን ላይ። ፊልሞችን እንመለከታለን ከጓደኞቼ ጋር ጊዜ ማሳለፍ የበለጠ ያስደስተኛል። እና ከጓደኞቼ ጋር ጊዜ እናሳለፍ

ይመታል የሰማት ሉሲ ናት በጣም ውብ ናት። እና ተንኮለኛ ናት በየቀኑ መመገብ አለብኝ። ውሃዋን ውሃዋን መቀየር አለብኝ ከእሷ ጋር መጫወት ወደድኩ። ትንሽ ትኳስ ታሳድደዋለች አንዳንዴ ጊዜ በግሬ ላይ ትተኛለች። ሞቅቷን እሰማለሁ ስትታመም ወደ ዶክተር እወስዳታለሁ። ንፅህናዋን መጠበቅ አለብኝ። ሉሲ የቤተሰብ አባል ናት። ከእሷ ጋርም መሆን ያስደስተኛል። እንስሳተ ፍቅር እና ተጨባጭነትን ይሰጣል

ዛሬ በሽታ ዛሬ በሽታ ሰማኝ ራስ ምታትና ተኩሳት አለብን ወዲያ ስራ አልሄድኩም ቤት ውስጥ በአልጋ ቆየናል ብዙ ውሃ ለመድሃኒት ወስጃለሁ። እናቴ ሾርባ ላከችልም ሞቅ ነው ትንሽ ያህል እበላለሁ። ድካ ይሰማኛልን? ማንበብም እንኳ አልችልም። ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ። እረፍት መምረጥ መድሃኒት ነው። ነገር ግን እንዲህ የሚሻል ተስፋ አደርጋለሁ። ጤንነትን አስፈላጊ ነው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

አፈጻጸም ግምገማዬ ነው። ዛሬ አፈጻጸም ግምገማዬ ዛሬ ነው። ትንሽ ትጉ እስቲ አሰማኝ አለቃዬ ከእኔ ጋር ይቀመጣል የማለፍ የማለፍ የማለፍ ሰባት ወራትን እንገመገመለን። ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ። የአዎንታዊ አስተያየት ተስፋ አደርጋለሁ። ግን ተገን የሆነ ነገሮችን ሊኖሩ ይችላሉ። አመሰግናለሁ እና ቀበል ህዝቦችች ለሚቀጥለው ጊዜ እናዘጋጃለን። የመደሞዝ ጭምሪ ሊኖር ይችላል። ወይም ምናልባት አዲስ ሚናዎች ይሄ እድገት እጅግ ነው። ከእርሱም መማር እፈልጋለሁ። ግርጽ ግንኙነት አስፈላጊ ነው። በስራዬ ለመሻሻል።

በህይወቴ ውስጥ ትልቅ ቦታ አለው። የእሁድ በእሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ፣ የወንጌል ትምህርትን ምክርም ይሰጣል፣ ከማህበረሰቡ ጋር መገናኘት ይስደስተኛል፣ ቅዳሴ ሰላም ያስገኛል፣ በቤት ውስጥም እጸልያለሁ ጠዋትና ምሽትም እንዘምራለን፣ የእምነትመጽሐፍ አነባለሁ በጾም ጊዜ ህግን እከተላለሁ መንፈሳዊ እድገት ይሰጣል፣ እምነት ተስፋ ይሰጣል በእግዚአብሔር ላይ

በህይወቴ ውስጥ በጣም አስፈላጊዎች ናቸው ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በራሳችን እንረዳደለን በችግር ጊዜ። ይቀራረብናል በደስታ ጊዜ አብረው ይስቃሉ። ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰበሰባለን ቡና እንጠጣለን ታሪኮችን እንናገራለን። አንዳንዴ ጊዜ እንጨቃጨቃለን ግን ፈጥነን እንታረቃለን። እንጠይቃለን ጓደኝነት እምነት ያስፈልገዋል እውነተኛ ጓደኛ እድለኛ ያደርጋል ያደርገዋል። ከእነርሱ ጋር መሆንም ደስ

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል ወዲህ ሱቅ ሄድኩ ብዙ አማራጮች አሉ ቀለሞችና ቁጥቅጦች ለተለያዩ ናቸው አንዳንዱን እሞክራለሁ። ምቹ መሆን አለባቸው አንዳንዶቹ በጣም ጥበበኛ ናቸው። ሌሎቹ በጣም ትልቅ ናቸው ለረጅም ጊዜ መራመድ። እችል ቆዳ ጫማ ጥሩ ጥራት አለው ግን ዋጋው ውድ ነው። ስፖርት ጫማዎች ምቹ ናቸው በመጨረሻ አንዱን መረጥኩ ጥቁር እና ቀለል ጥቅጥ ደስ ይለኛል

በየሳምንቱ ቤተሰብን እደውላለሁ የት ድርጊት ስለምኖር አናግራለሁ እናቴ ሁሌ በደስታ ትመለሳለች ስለ ሁሉ ነገር ተነግረኛለህ በአባቴ መልስ። መልስ ይሰጣል እህቶቼ ዴስታቸውን ያጋሩኛል እንቃን። እንቀለሰለስ አዲስ ነገሮችን እናጋገር የቤት ወሬዎችን ሁላ እሰማለሁ። አንዳንዴ ጊዜ ይናፍቁኛል ግን ወይም ድምጻአቸውን መስማት ያስደስተኛል። እዚያ ሁሉን ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው ቤተሰብ ሁሌ በልቤ ውስጥ

ምግብ መግዛት ወደላው ብዙ አምራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለ እና ክሪስ ክሪስፕ ክሪስፒ ነው። የእንቁላል ሳንዲዊች ጠዋት ላይ ጥሩ ነው። ፍሬሽ ጁሽ እገዛለሁ። ከአቮካዶ ወይም ከማንጎ ሻጮች ፈጣን ናቸው። በቀጥታ በፊትህ ያዘገጁታል ዋጋው ርካሽ ነው። ከአጋጬ ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል ይህ የተለመደ

አካል ብቃት እንቅስቃሴ መደበኛ ማድረግ ጀምሪአለሁ በሳምንትም ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል መራመድና መሮጥ እሰራለሁ አንዳንዴ የመታ የመታጠፍ እንቅስቃሴዎች አድርገህ አካሌ የተለወጠ ነው የበለጠ ጠንካራ የሰማኛል ጤናም ጤናምየም እየተሻለ ነው። እየተሻለ ነው ጓደኞቼ ከጓደኞቼ ጋር አብሮ መስራት የብረታታኛል እርስበረሳችን እንገባፋለን። ሰላሳ ሰላሳ ደቂቃ ያህል ይወስዳል ይህን በእየለቱ ለማድረግ

ለመስታወት ለመስታወት ለመስታወት ለመስታወት ተስፋ እያገረኩ ነው። ለሁለት አመታት አራት አካባቢ ሆኜ ሰርቻለሁ ጠንካራ እሰራለሁ ሁሌም ቀጠሮ እፈጽማለሁ። አለቃየ አስተያየቱን ያመሰግናል ግን መጠበቅ አለብህ ውሳኔው ቀርቧል። አንዳንዴ ጊዜ ተጨንቄያለሁ ምናልባትም ሌላ እጩ የተሻለ ነው። ግን በእኔ ችሎታ አምናለሁ። የክሎቴን ማሳደግ ነበረበት። አዳዲስ ቴክኖሎጂ ተማርኩኝ እድል ለኔ አስፈላጊ ነው። ውጤቱ በቅርቡ እሰማለሁ። ምንም እንኳን ምን ቢሆንም መስራት

ኋላ መራመድ እወደለሁ አካልን እንቅስቃሴ ያስፈልገዋል በአካባቢው ዙሪያ አራምዳለው። በአየሩ በጣም ቀዝቃዛ ነው ሰዎችም እየተመለሱ ነው ልጆች እየተጫወቱ ናቸው። ወፎች ወደ ጎጆአቸው ይሄዳሉ። ፀሀይ እየጠለቀች ነው። ሰማይ ቀይና ብርቱካናማ ይሆናል። ይህ የእረፍት ጊዜ ነው። የአዕሞሮዬ ይረጋጋል ስለ ነገ ማሰብ ጀመርኩ። ይህን ደህንነት ይሰማኛል መራመድ። ጤንነት

ልብስ ማጠቢዬ በዘለለ ሰዓት ያህል መኪናዎች መረጃ የወረፍ የፈጥራል ሁሉም እየጮሁ ናቸው። ግን ማድረግ የምችለው ነገር የለም ሰዎች አንድአንዱ ያነጋግራሉ። ሌሎቹ ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ትጠልቃለች። ሙቀቱ ይበዛልና መዘግየቱ ያበሳጨናል። ለስብሰባዬ ዘግቻለሁ እደርሳለሁ። መልእክት መላክ አለብኝ። የትራፊክ ከተማው ችግር ትግስትን ያስፈልጋል። በመጨረሻ ይንቀሳቀሳል።

ሙዚቃ ያለሁበትን ህይወትን አንቻልም። በየቀኑ ሰማሁ የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሰሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖች ወዳለሁ። ሲሰራ ሙዚቃዎች ያግዘኛል፣ ስሰራ ሙዚቃዎች ያግዘኛል። በመኪና ውስጥ እሰማለሁ። ከጓደኞቻችን ጋር አዲስ ድምፆችን እንለዋወጣለን። አንድ አንድ ዘፈኖችን ያነቁናል። ለወድ ደስ ያሰኘኙኛል። ሲያሰኑና ሙዚቃን ስሜትን ይለውጣል። ቃላቱም ትርጉሙ አላቸው። ሁሌም ማዳመጥ እፈልጋለሁ። ሙዚቃ ህይወቴ ነው።

ልብስ የማጥበበት ቀን ሁሌ ረቡዕ ነው ቆሻሻ ልብሶችን ሰበስባለሁ በየቀኑ ቀያይራለሁ ነጭና ቀለማት የተለያዩ ናቸው በማሽን አጥቤ። ያው ማድረቅ አስፈላጊ ነው ደረቅ ሳይሆን በመንገድ ላይ ሰቅላለሁ ፀሀይን ደርቃቸዋል ሽቶዋቸዉም ደስ የሚል ነው። ከደረቁ በኋላ እሰበስባለሁ አንዳንድ ልብሶችን አጥፋለሁ ንጹህ አጥፋለሁ ንጹህ ልብስ መልካም ስሜትን ይሰጣል። የዚህ ሳምንት ተግባሬን ሁሌ

ትውስታ ማድረግ ትንሽ ትክልት ቦታ አለን አተር እና ቲማቲም እዘራለሁ በየቀኑ ውሃ አጠጣለሁ። ተኩሎችን ቀስ በቀስ ያድጋሉ አዲስ ቀጠሎዎችም ሲመጡ ደስ የሰኙኛል። አፈሩን ቀነሰ አካል እንቅስቃሴ

አሁን አሁን የተለመዱ ናቸው ከቤተሰብ ጋር ለመገናኘት በቃ የወደፊታቸውን ማየት ደስ ይለኛል። በስልክ ብቻ ከማውራት ተሻለ ነው። አንዳንዴ ጊዜ የስራ ሰብሰባዎች በቪዲዮ ናቸው። ሁሉም ከስራ ቤት እየሰሩ ይሆናል። ከስራ ቤት እየሰሩ ይሆናል። ጥሩ የበይነ መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነት ይቆረጣል ወይም ድምፁ መዘግየት ይኖረዋል። ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳያል ሰዎችን በእይታ ማየት ግንኙነት ያጠናክራል። ይህ ዘመናዊ ህይወት አካል

ስልጠና ክፍለ ጊዜ አለ። አዲስ ሶፍትዌር መማር አለብህ የሰላሰልጣኑ እያስረዳ ይሆናል በትኩረት ማዳመጥ አለብን። ማስታወሻ እጽፋለሁ በኮምፒውተር ላይ እለማመድ ያለው አንዳንድ ተግባራችን ውስውስት ናቸው። ጥያቄዎችን እጠይቃለሁ ባለደረቦቼ እንዲሁ እየተማሩ ናቸው እርስ በእርስ እንረዳዳለን የስልጠና ቁሳቁሶች ይሰጡናል። ይህ አዲስ ክሎት ለስራ ያግዛል። በሚቀጥለው የሚቀጥለውን ሳምንት መተግበር ይጀምራል። ለውጥ አንዳንዴ ጊዜ ከባድ ነው ግን መላመድ አለብን። የቴክኖሎጂ ያለማቋረጥ ይለወጣል

የመስመር ላይ ግዢ ብዙ እጠቀማለሁ ነው በጣም ምቹ ነው። ከቤት ከቤት መውጣት አያስፈልግም ብዙ አመራጮች አሉ የተለያዩ ድረ ገጾችን እንመለከተናል ዋጋዎችን እነጻጸራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫው ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈለግንም ግን አንዳንድ ጊዜ ውጤቱ እንዲህ የሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድነው። ቴክኖሎጂ ህይወትን ቀላል ያደርጋል

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በእሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስታል። ቅዳሴ ሰላም ያስገኛል። በቤት ውስጥም እንጸልያለሁ። ጠዋትና ምሽት እንዘም እንዘክራለን። የእምነት መጽሐፍ አንባለው። በጾም ጊዜ ይህንን ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ

ቅዳመ በዓል ይቀርባል። ቅድመ ቅዳመ በዓል ይቀርባል። ምን ላድርግ? ቅዳሜ በዓል ይቀርባል። ምን ላድርግ እያሰብኩ ነው። በሳምንቱ ደክሜያለሁ። እረፍት ያስፈልገኛል፤ ምናልባትም ጓደኞቼ እጋብዛለሁ። አንዴት ፊልም እንመለከታለን። ወይም ወደ መናፈሻ እንሄዳለን። የቤት የቤት እቃዎችን ለጸዳ እችላለሁ። ለጸዳ እችላለሁ። ልብስ ማጠብ አለብን። የታዘዙትን መጽሐፍ ማንበብ እፈልጋለሁ። አዲስ የምግብ አሰራር መሞከር ደስ ይለኛል። ጊዜው ፈጣን ያርፋል። እረፍት አስፈላጊ ነው። ለሳምንት መልሶ መሙላት መስራት አለበት።

የረድኤት ቀነኔ ቀርቧል ትንሽ አከባበር ማድረግ እፈልጋለሁ ጓደኞቼ ማን ልጋብዝ እያልኩ እያሰብኩ ነው ቦታ መምረጥ አለብን ምንአልባትም ቤት ውስጥ ይሻላል። ኬክ ማዘዝ አለብን። ቸኮሌት

ዜና እመለከታለሁ ምን እንደተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥ እና ውጪ ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው፤ ሌሎች አሳዛኝ ናቸው። የአየር ሁኔታ መረጃ ይሰጣሉ። የስፖርት ውጤት እወዳለሁ። ጋዜጠኛ መረጃ ያብራራሉ። አንዳንዴ ጊዜ ከቤተሰብ ጋር ነው የዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል፤ ሰላሳ ደቂቃ ያህል ይወስዳል። ከዚህም ለእረፍት ይሄዳል

ኮምፒውተሬ ዛሬ ችግር ችግሮች አሉበት በጣም ቀስቷል እና መክፈቱን እምቢ ይሏል። ቫይረሶችን ይዘውታል መሰለኝ ለመክፈት ለረጅም ደቂቃ ይፈጃል። እና ኮምፒውተሬ ችግር ገጥሟታል ይህ የቴክኒክ ድጋፍ ችግር ያስፈልገዋል። እና ምናልባት ቫይረስ ሊሆን ይችላል ቫይረስ ይዞትም ከሆነ በቫይረሱን ስካን ማድረግ አስፈላጊ

ለመስታወት ተስፋ እያደረኩ ነው ለመስታወት ተስፋ እያደረኩ ነው መስታወት አስፈላጊ ነው በህይወቴ ውስጥ ትልቅ ቦታ ካላቸው ነገሮች አንዱ መስታወት ነው ጠዋት መልክ እናይበታለን ማታ መልክ ቀን መልክ እናይበታለን እና መስታወት ጥሩ ነው። አስፈላጊ

ቅልብ ልንገርህ ጥሩ ነው አዎ ብዙ ጊዜ ማታ ተኛለሁ ማታ አራት ሰዓት ላይ እተኛለሁ ማታ አራት ሰዓት ከተኛሁ በኋላ እስከ ጠዋት አስራ አንድ ሰዓት ጊዜ እተኛለሁ። ከዛ አስራ አንድ ሰዓት ተነስቼ ወደ ቤተክርስቲያን ሂጀ ጸሎት አደርጋለሁ ከጸሎት ስመለስ ክርስቲያን በለች ወደ እስራኤል ያለው ቀን ደግሞ መሳበላና ለአምስት ደቂቃ ወይም ለአስር ደቂቃ ተናለው እና ሰላም ሆኜ ከሰአትን አሳልፋለሁ እና እንቅልፍ ልምዴ የተቆጠበ ሰዓት የተገደበለት ነው። ጥሩ ነው በቃ ስምንት ሰዓት እተኛለሁ

ገንዘብ መቆጠብ እየሞከርኩ ነው በየወሩ በባንክ አስቀምጣለሁኝ በባንክ የማስቀምጠው ገንዘብም። ከህኔ ከለት ወጪዩ የሚተርፍ

የገደብ ቀርቧል ውጤቱ እየጨመረ ነው። ብዙ ነገሮች ማጠናቀቅ አለብኝ ይዘግይቼ እሰራለሁ ቡና መጠጣት እጨምራለሁ ወይ አእምሮዬ ሁሉ እየሰራ ነው ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም። ሁሌም ጊዜአ ለስራ ነው ባልጀርባዎችም እንዲሁ ናቸው። እርስ በእርስ በነበረታት ትንሽ ጊዜ ይቀረናል። በደንብ መስራት አለብን ስህተቶች መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማናል። ግን አሁን መታገል አለ

ስራ ላይ ከባልደረቢዬ ግጭት ተፈጠረ አስተያየቶችን የተለያዩ ናቸው። እና በግጭቱም የተለያዩ ድብድቦች ነበሩ። ከድብድቦቹም በኋላ ሽምግልና ተቀመጥን በሽምግልናውም ታረቅን

መጽሐፍ ማንበብ የምወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍ እፈልጋለሁ። ታሪኮች አለም አለም ተርካለሁ። እባ ታሪካዊ መጽሐፍቶችን አለበት አዳዲስ የቤተክርስቲያን መጽሐፍቶችን ትርጓሜዎችን እና እንዲሁም የጸሎት መጽሐፍቶችን ሁሌ

የመስመር ላይ ግዢ ብዙ እጠቀማለሁ በመስመር ላይ ሲ ሸሚዝ እገዛለሁ ሱሪ እገዛለሁ። ይሄ የቦንዳ ልብሶችን እገዛለሁና የመስመር ላይ ግዢ ያስደስተኛል በወጣህበት በዛው በመስመር ላይ በቀላል ዋጋ ታገኛለህ ጥሩ ነገርም

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ የዝናቡ ግምጽ ያረጋገኛል ደስታን ይሰጠኛል። በመስኮት አጠገብ ተቀምጬ እመለከታለው ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ ወዳለው በዛም ባቄላ እየበላሁ እየበላሁ። በዛ ሰዓትም ደግሞ ሚስት ካለች ቀን ከሚስቴ ጋር ተቃቅፌ እተኛለሁ። እና በጣም ታስደስተኛለች። በዝናብ ጊዜ ቤት ውስጥ ሙቅ እናት ደህንነት

እንጀራ ማብሰል የቤተሰብ ስራ ነው። መጀመሪያ ጤፍ መፍጨት አደለም ጤፉ መገዛት አለበት ተገዝቶ ይበጠራል ይዘራ ከዛ በኋላ። በውሃ እናጥበዋለን ካጠብን በኋላ እናስፈጨዋለን አስፈጨተን ይቦካል ከተቦካካ በኋላ ይጋገረል ተጋግሮ እንደገና ይበላል

ፀጉሬን ለመቁረጥ ጊዜ ይደርሷል እና በወር አንድ ጊዜ በቆረጥነው በወር በወሩ ያው ራሴም መላጣ ስለሆነ በወሩ አንድ ጊዜ

ለድንበኛ አቀራረብ እዘጋጃለሁ መጪው ሳምንት ይሆናል ሰነዶችን አዘጋጀለሁ። አንዳንድ ሰነዶችን በማዘጋጀት ለደንበኞች አዘጋጃለሁ

አዲስ ነገር መማር ፈተና ነው ከጥቂት ወራት በፊትም ጀምሬያለሁ። በመጀመሪያ በጣም ከባድ ነበር ብዙ ስተቶችን እሰራ እሰራ ነበር ግን ቀስ በቀስ እየተሻልኩ ነው። በየቀኑ ትንሽ እንለማመደው በመምህር የተዘጋጀኝ ኢንተርኔት ላይም እመራምራለሁ አንዳንዴ ጊዜ ተስፋ አቋርጣለሁ ግን እቀጥላለሁና ትንሽ እድገትን ሲኖር ደስ ይለኛል። ትዕግስት ያስፈልጋል አሁን የተሻለ ይሆናል። አዲስ ችሎታ ለወደፊት

ሀሳቦችን እንለዋወጣለን። ተለዋውጠን እናቀርባለን እንዲያ አይነት ጥያቄዎች ይጠይቃሉ ሌሎችም አማራጮች እስኪመጣለን ጊዜ ገደብ

ከማህበራዊ ሚዲያ እረፍት እወስዳለው ብዙ ጊዜ እየወሰደ ነው ሁሌም እያወድ እያወደርኩኝ እገኛለው። ምን እንዳያደርጉ ያለሁኝ አእምሮዬ ጤና ላይ ይጎዳል

ለደንበኛ አቅራረብ እዘጋጃለሁ እየተዘጋጀሁ ነው። በመጪው ሳምንትም የሆነ ሰነዶችን ማዘጋጀት አለብኝ ሰነዶችን አዘጋጅቼ ለማቅረብ ዝግጁ

ረዕሰ ዝግጅት ላይ ነበርኩኝ። ብዙ በላማችን ተሳስቧል የአዲስ ሰዎችን መጠቁን እንዲህ ላሉ መጀመሪያ ትንሽ ፈራሁ ግን ብፈራም ደግሞ ሁሉንም የተዘጋጀበት

ምርጥ ምግቤ ዶሮ ወጥ ነው በጣም ጣፋጭ ነው። እና ቀይ በርበሬ ይጠቀማል እና በርበሬ ያልበዛበት ዶሮ ወጥ በጣም ደስ ስጋና እንቁላልም የሚኖርበት አንጀራ ጋርም እበላለሁ እሁድ ለአይናቴ ታዘጋጀን ሁልጊዜ ግን የዱሮ

እና ለኔ ልዩ ነገር ነው። በቀን ሶስት ጊዜ አልጠጣም ሲጀመር ቡና ይሄ መናፍቅ ይሄ በቤተክርስቲያን አይፈለግም የቡናው ሽታው ብቻ ይሄ በሽታ

ፀጉሬን ለመቆረጥ ጊዜም አይበቃኝም። ምክንያቱም ፀጉሬ መላጣ ስለሆነ መላጣ ስለሆነ ፀጉሬን በአንድ ደቂቃ ውስጥ እቆረጣለሁ። እኔ በወር አንድ ጊዜ መላጣ ስለሆነ ምልጥ ምልጥ እያረኩ እቆረጣለሁ። ብዙ ብርም አላወጣም። ሰው መቶ ብር ስከፍለኝ አንድ በሃምሳ በሃያ አምስት ብር ነው የምቆረጠው

ምሽት ላይ ቤተሰቤ ጋር አብሬ አመሻለሁ። ምን ቤተሰብ አለኝ? ብቸኛ ነኝ። እና ብቻዬን አመሻለሁ። ብቻዬን አመሽቼ ራቴን ብለቼ ተኛለሁ። በጊዜ ተኝቼም